እሺ ብዙ የተለያየ አዳዲስ ነገራቶች መማር በጣም ደስ ይለኛል እፈልጋለሁኝ። እና የተለያዩ ወደ አዳዲስ ነገራቶችንም እማራለሁኝ በህይወት ውስጥ ከሰዎች እማራለሁ ራሷ ከህይወት እማራለሁና። በትምህርት ቤት ባካዳሚ ደረጃ የተለያዩ ትምህርቶችን እማራለሁ ማለት ነውና። በስራ ባልደረቦች ከሰው ጋር ባለኝ ግኑኝነት የተለያዩ ነገራቶችን እማራለሁ።

አዎ ቅጽል ስም አለኝ ያው ሰፈር ላይ ሁሉም ሰፈር ላይ ቅጽል ስም ይወጣል። እዚህ እና እኔም የራሴ የሆነ ቅጽል ስም አለኝ። እሱም ደግሞ እንቁላል ይባለል። እና እኛ ሀገርለሁሉም ሰው ቅጽል እንሰማለን ማለት ይቻላል። አብዛኛው ሰው የራሱ የሆነ ክስ ይሰማሉ። ከበደ አበጋዝ ምናምን። ብዙ አለ ቢሰጥህ የሚያስቅ የሚያስቅም ሰ ስም አለ

እሳት ለማንደድ የተለያዩ ነገራቶችን እጠቀማለሁ። አንደኛ ያው እንጨቶችን እሰበስባለሁኝ ከዛ በኋላ ደግሞ እንጨቶች ላይ ካረኩኝ በኋላ የሚያነድልኝ ላይተር። ወይም ደግሞ ይሄ ነዳጅ ጋዝ ማለት ነው። ነዳጅ ነገራቶችን እፈልጋለሁ። ከዛ ወይም ደግሞ ፕላስቲክ ነገራቶችን እፈልግና በእነዛ አማካኝነት ቶሎ እሳአት ማንደድ ለመንደድ እጠቀማለሁ። ማለት ነው። እና ቶሎም እንዳነድ ደስ ይለኛል ማለት ነው።

አዎ በእጄ መጽሐፍ እወዳለሁ እኔ ሁሌም በእጄ ነው የምጽፈው። ያው በእጄ ስጽፍ በቃ እጄ ጽሁፍ በጣም ስለሚኖር ማለት ነው። በጣም ደስ ይለኛል። እና ሰዎች በእጅ ጽሁፍ በጣም ነው የሚቀኑብኝ። እና ኮምፒውተር ነህ እና በቃ ሁሌ ኮምፒውተር ነህ ነው የሚሉኝ። እና በጣም ነው እጄ ጽህፍ የሚያደንቁልኝና እኔ እንደውም በእጄ ለመጻፍ ሞራል ሆኖኛልና። በእጄ መጻፍ ነው የምወደው ማለት ነው

የምወደው እንስሳ በጣም ድመት ነው። ድመት በጣም ነው ደስ የምትለኝ እዛው ከሰዎች ጋር ያለ ግንኙነት ንጽህና ለምትጠብቅበት መንገድ ምናምን በጣም ስለሚመቸኝ ድመስ በጣም ነው የምወደውና ከድመት ቀጥዬ ግን ውሻ ራሱ በጣም ደስ ይለኛል። ያው ቤታችን ስለሚጠብቅልን እና ደግሞ ጓደኛም ስለሚሆን ታማኝ ስለሆነ ደስ ይለኛል።

አዎ ግጭቶችን ማስተካከል እችላሉሁ ሰዎች ብዙ ጊዜ በሚጋጩ ሰዓት። ያው ለማስታረቅ እገባለውና ግጭቶችን አስተካክለው። የተለያዩ ብዙ አይነት ግጭቶች። ሰዎች ሲጣሉ የመኪና ግጭት። በቃ እንደዚህ እቃና እቃዎችም ተጋጭተው ሲወርቁ ሲሉ አያለውና። ለብዙ ጊዜ ለማስተካከል እሞክራለሁ ማለት ነው። እና እና አስተካክላለሁ ብዙ ግጭቶችን።

የምወደው ሬስቶራንት ብዙ የተለያዩ ሬስቶራንቶች አሉ እኛ አገር። በጣም ምወደው ግን ያው እኛ አካባቢ በጣም ቆንጆ ከሚባሉ ሬስቶራንት ውስጥ። የሆነ ሆቴል ውስጥ ያለ ሬስቶራንት አለ ሉሲ ሆቴል ውስጥ ማለት ነው። ሉሲ ሚባል ሆቴል አለ እዛ ውስጥ ያለ። ሬስቶራንት በጣም ለኔ ልዩ እና በጣም ነው ደስ የሚለው ማለት ነው። ምግባቸው በጣም ቆንጆ ቆንጆ ምግብ ነው ያላቸው እና። በጣም ነው ደስ የሚለው

ይቅርታ መጠየቅ በጣም ከባድ ነገር ነው ቀላል ነገር አይደለም። ሰዎች አጥፍተህ ጥፋተኛ እንደሆንክ አምነህ ራስህን ክደህ ይቅርታ መጠየቅ። ጥፋተኛ መሆንህን ሳታምን ያው የሰውየውን ልብ ለማሸነፍ ብለህ ይቅርታ ሄደህ መጠየቅ። በጣም ከባድ ነገር ነው። ግን እንደ ኢትዮጵያ እንደኛ ሀገር ያው። ይቅርታ መጠየቅ በጣም የተለመደ ባህል ነው ደስ የሚል ባህል ነው። እና አብዛኛው ሰው የሆነ ጥፋት ሲጠፋ ይቅርታ ይጠይቃል ማለት ነው።

ዜናዎችን ከተለያዩ ቦታዎች አገኛለሁ። ዜናዎችን በጋዜጠኝነት አማካኝነት ዜናዎችን በቲቪ አማካኝነት አገኛለሁ ዜናዎችን በአጠቃላይ በሶሻል ሚዲያዎች አገኛለሁ። እና ደግሞ አካባቢውይ ዜናዎች እንደሀገራዊ የሆኑ ደግሞ ዜናዎችን ያው ከአካባቢ ሰው ምናምን አገኛለሁ። ማነው እንዳለም አቀፍ ደግሞ አለም አቀፍ ዜናዎችን በኢንተርኔት በሶሻል ሚዲያዎች አገኛለሁ። ማለት ነው

አዎ ምግቦችን ለሌሎችን አካፍላለሁ። ምግቦችን ሳላካፍል መብላት አልወድም ብዙ ጊዜ ምግብ እኛ ጋር ባህል ነው ሲጀመር አትከፍልም መብላት ለማንኛውም ሰው ለተራበውም ለቸገረውም። ለሁሉም ሰው አካፍለህ መብላት ባህል ስለሆነ ለሁላችንም እያካፈልኩኝ ነው የምበላው ምግብ ማለት ነው። ሳላካፍል በልቼ አላውቅም።

አዎ የይለፍቀውን በሚገባ ነው የምጠብቀው። በሁንቁቅ በጥንቃቄ ነው የምጠብቀው። የይለፍቃል በጣም ወሳኝ ነገር ስለሆነ ሰዎች ሀክ ምናምን እንዳይረጉኝ ስል በጣም እጠነቀቃለሁ ማለት ነው እና ይለፍቃል አዎ በጣም ነው የምጠብቀው። ይለፍቃል ማለት ነው ለሰዎችም ብዙ ጊዜ አላጋራም ግዴታ ካልሆነ በስተቀር ማለት ነው። እና ብዙ ጊዜ የይለፍቃሎችን በደንብ በስነስራት መዝገበ እይዛለሁ እጠብቃለሁ ማለት ነው።

አዎ ልብስ በእጅ አጥባለሁ እኛ ያው ዝቅተኛ ኑሮ ስለሆነ የምንኖረው። እኔ ልብሶቼን በእጄ ማጥበው። አብዛኛው የኛ ሀገር ህዝብ ልብሱን በእጁ ነው ሚያጥበው። በጣም ሀብታም ሀብታም ከሆኑት በስተቀር ማለት ነው። እና። ልብሴን በእጃችን ነው ምናጥበው ሳፋ ላይ አድርገን ማለት ነው። ሰፋ ያለ እቃ ላይ አድርገን ልብሳችንን ሁለችንም በእጃችን ነው ምናጥበው።

የቅጥር ሂደት በጣም ጥሩ ነው። የቅጥር ሂደት እኛ ሀገር በጣም ብዙ የስራ እድል የለምና ያው አስቸጋር ነው። በየ ቦታው ሄደህ ማስታወቂያ አንብብን ምናምን ነውና። ትንሽ አስቸጋሪ ነው እንጂ በጣም። ያው ቀላል ነው የክበር ሂደተኛ የብዙ ከባድ ነገር አይደለም። በጣም አያስቸግርም እና ቆንጆ ነው። ብቻ ደህና ነው።

ዝናብ ሲዘንብ እኔ የማደርገው ዝናብ ሲዘንብ ያው ብርድ ልብሴን አዘጋጃለሁ። ብርድ ልብሴን ከዘጋጀሁ በኋላ ብርድ ልብሴን ከጎን የሚበላ አደርጋለሁኝ። እና 'ፊልም' ቴሌቪዥን እከፍታለሁኝ 'ፊልም' ማየት እጀምራለሁኝ ማለት ነው። እና በጎን ስልኬንም እጠቀማለሁኝ እና ከዝናቡ ደግሞ ውሃ አጠራቅማለሁኝ ማለት ነው።

የጨማዬ ቁጥር የኔ ያው አሁን ላይ የምለብሰው የጫማ ቁጥር ሰላሳ ስምንት ነው። በፊት ሃያ ስድስት እና ምን ነበር? አሁን ላይ ያው ስላደኩኝ እድሜም ቁመትም የተለያዩ አካላቶችን ስለጨመሩ ሁሉን ነገራቶቼ ጭምሯል ማለት ነው። እና የጫማዬ ቁጥር አሁን ወደ ከሃያ ስድስት ወደ ሰላሳ ስምንት ተዘዋውሯል ማለት ነው።

የምወደው ሽታ እኔ የአበባ ሽታ ነው። የአበባ ሽታ በጣም ነው ምወደው እና በጣም ይማርከኛል እና በጣም ደስ ነው ሚለኝ የአበባ ሽታ ማለት ነው። እና ብዙ ጊዜ የአበባዎችን ማሽተት በጣም እወዳለሁ እና የተለያዩ ልብስ ላይ ሚነፉ ሽቶዎችን በጣም ማሽተት ደስ ይለኛል ይለኛልና እና እነዛን እጠቀማለሁኝ ማለት ነው እና በጣም ጥሩ ጥሩ ሽታዎችን ማሽተት በጣም ነው ምወደው በተለይ የአበባ ሽታ በጣም ነው ምወደው ማለት ነው።

እሺ እኔ የምጽፈው ይሄው ብዙ ጊዜ የምጽፈው በቀኝ እጄ ነው። አንዳንዴ ግን ግራዬንም እጠቀማለሁና ግን ብዙ ጊዜ በቀኝ እጄ ስጽፍ ነው ጽሁፉ የሚያምረው ማለት ነው። ቆንጆ ጽሁፍ የሚኖረኝ በቀኝ እጅ ስጽፍ ነውና። እኔ ብዙ ጊዜ ለመጻፍ የምጠቀመው የሰውነት ክፍል በቀኝ እጄ ነው ማለት ነው።

እኔ ሁለት ቋንቋዎችን እችላለሁ ሁለት ቋንቋዎችን እችላለሁ። አማራኝና አሜሪካ አሜሪካን አክሰንት ያለው እንግሊሽ እንግሊዘኛ እችላለሁኝ ማለት ነው። እና አንድ አንድ ቋንቋዎችንም እየተማርኩ ነው አሁን። ፍራንስ ምናምን እና ለመቻል ቋንቋ ጉጉት አለኝ

እሺ ያው ብዙ ወቅቶች አሉ እኔ ከምወደው ወቅት መካከል አንደኛ የክረምትን ወቅት ነው የምወደው በጣም ማለት ነው። በጣም ደስ ይለኛል አንደኛ የትምህርትም እረፍትም የሰራም እረፍት ስለሆነ የክረምቱን ወቅት ነው እኔ በጣም የምወደው ማለት ነው። ከየሁሉም ወቅቶች ማለት ነው

ቅጥር ሂደት አሪፍ ነው ጥሩ መንገድ አለ። የቅጥር መንገድ ጥሩ ነው እኛ አገር ጥሩ የቅጥር ሂደት አለ። ያው ብዙ የሰራ እድልም ባይኖር ተሰልፈን እንዲህ ነው አሁን ጥሩ የሰራ እድል አለ ያው ከደረሰ እና ጥሩ የስራ ቅጥር አለ እና ጥሩ ነው የኔ የስራ ቅጥር ሂደቴ

አዎ በሚገባው መስመር ላይ ሙዚቃ ሰማለው። ያው በመስመር ሙዚቃ መስማት ለአደጋ ያገልጣል በጣም በሰፊው። ኤርፎ ሰክተህ ስትሰማ እንደዚህ መኪናዎች ምናምን ክላክሱ ስልማይሰማ ጥሩ አይደለም ማለት ነው። እና ግን እኔ ብዙ ጊዜ። ያው አልጠቀምም አንዳንዴ ግን ሲደብረኝ በመስመር ላይ ምናምን እነዛን ነገራቶች ልጠቀም እችላለሁኝ ማለት ነው።

እኔ የምወደው መተግበሪያ ያው ጎግል ነው። ጎግል ዳታ ነው የመቼኝ ከወገል የፈለኩትን ነገር ሁሉንም ነገር ጠይቄው ስለሚመልስልኝ ጎግል፤ ቻርትጅ ቤቲ እና ጄሚኒ በጣም የሚመቹኝ ማለት ነው። ሁሉንም እወዳቸዋለሁ ሁሉንም መተግበሪዎች ይመቹኛል። በጣም

ባህላዊ ልብሶችን እኔ እለብሳለሁኝ። ባህላዊ ልብስ እንደኛ ሀገር መልበስ በጣም የተወደደ ነገር ነው። እና ባህል ልብሶችን እለብሳለው ለተለያዩ በዓላት ለተለያዩ ዝግጅቶች። ልብሶችን ነው እኔ ምለብሰው ማለት ነው። እና ባህላዊ ልብሶችን ለብሼ ስውል በጣም ደስ ይለኛል።

አዎ ሰሃኖችን ማጠብ እወዳለሁኝ ሰሃኖችን የቆሸሹ ምናምን ሳይ አይመቸኝም እና ሁሌም ንጹ ሆነው ነው ማየት የምፈልገው። እና ሁሌም ንጽህናቸውን እጠብቃለሁኝ ማለት ነው። እና አጥባለሁኝ። የተለያየ የፈለኩትንም ነገር አደርጋለሁ እና ንጽህናቸውን እጠብቅላቸኋለሁ። እቤቱም ሁላችሁም ይሄን ንጽህና ይጠብቃሉ ማለት ነው

በሚገባ የተለያዩ ስልጠናዎችን እወስዳለሁ ለምሳሌ ያክል ፈርክስ ስልጠናዎች ወይምተለያዩ የውብ ዲዛይና የስልጠናዎችን እወስዳለሁኝ። እንደዚህ ብቻ ኦንላይን የሆኑ ዲዛይን ስልጠናዎችን እወስዳለሁኝ። አንዳንዴ ደግሞ የተለያዩ በአካባቢ በድርጅት የሚሰጡ ስልጠናዎችን እወስዳለሁኝ ማለት ነው።

አዎ ከላይም በመታቻት ጊዜ ዘምራለሁኝ አንዳንድ እንትኖችን እላለሁኝ ማለት ነው። ብዙ ጊዜ ያው ይሄንን ባህርዬን አልጠቅመውም አንዳንዴ ነው እንጂ። ታናሽ ወንድሜ ነው ይሄን ብዙ ጊዜ የሚያደርገው። እኔ ብዙ ጊዜ አላደርገውም ማለት ነው።

በውጭ መሆን በውጭ መሆን ነው እኔ ምመርጠው በ ቤት ውስጥ መሆን። ብዙ ደስታ አይሰጠኝም እኔ በውጪ ሰው ነው ደስታ የሚሰጠኝ ውጪ የተለያዩ ሰዎች ጋር እተዋወካለሁ ጓደኞቼ ጋ አወራለሁኝ። እና የተለያዩ የሰዎችን ባህር ረዳለሁኝ የተለያዩ አየሮችን አያለሁኝ። እና በጣም ሚመቸኝ ውጪ መሆን ነው ማለት ነው

አዎ እድሜያቶቼን ሀገር በጣም ብዙ አሉ። ያው ከእውቀት አንፃር አብዛኞቹ አሎጡምና ነው እንጂ። እና አንዳንድ ማዕድናቶችን እጠቀማለሁ ለምሳሌ ድፍድፍ ነጃጅ የሚባሉ። ነዳጆችን እጠቀማለሁኝ እና የተለያዩ አንዳንድ ነዳጆችን እጠቀማለሁኝ ማለት ነው።

አዎ ሌሎችን መርዳት በጣም ነው የምወደው። ሌሎች ላይ ሌሎችን ሰዎች ስትረዳ እነሱ ላይ ያለው ፈገግታ በጣም ደስ የሚለው እና። ብዙ ገንዘብ ባገኝ ሰዎችን ማብላት እ ደሃዎችን መርዳት እ የቲሞችን እናት እና አባት የሞተባቸው ሰዎች መንከባከብ በጣም ህልሜ የሆነ ነገር ነው። ያው የኢኮኖሚ ነገር ነው ብዙ ገንዘብ ስለሌለኝ ነው እንጂ። በጣም ነው ደስ የሚለኝ እና ግን ባለኝ ነገር ሰዎች መርዳት